ልዩ ችሎታህ ምንድነው የሚለው? ልዩ ችሎታየ ራሴ በራሴ ጠንክሮ መስራት የተለያየ ልምዶችን የማካፈል የመምከር እንደውም ነገሮችን የማስታወስ እንደዚህ አይነት ችሎታ አለኝ። ይሄ ራሴ

ምን አይነት የሙቀት መጠን ትመርጣለህ? እኔም አምርጠው በጣም ሞቃት ሳይሆን ቢያንስ ዲግሪ ሴንት ግሬዱ እስከ አስራ አምስት ከአስራ ከአስር እስከ አስራ አምስት ባለው የሙቀት አይነት ምርጥ አለው በጣም ያልቀዘቀዘ በጣም ያልሞቀ እንደሱ አይነት ያለው አካባቢ ነው የምመርጠው። ምክንያቱም በጣም ሲሞቅ አልወድም በጣም ደግሞ ሲቀዘቅስ አልወድም። ምክንያቱም በዚህ ግን አሪፍ ሁኔታ እንደፈለጉ ስራን መስራት ምንም ስለሚቻል ይሄ አይነት መውቀት ምርጫዬ ነው። እንደዚህ አይነት መውቀት በጣም የምወደው ነው

በልጅነትህ የምትወደው ጨዋታ ምን ነበር? በልጅነቴ የምወደው ጨዋታ ብዙ አይነት ጨዋታ እወዳለሁ ይሄ ገመድ ዝላይ የኬፕሲ ጨዋታ ሩምጃት ከብት ማገድ ብዙ አይነት ጨዋታዎች አሉ እነሱን በጣም የተጫወትኩ ነው ያደርኩት። በተለይ የማረሳው ጨረቃ ስሪ እና ከቤቴ ማገድ በጣም ከምወዳቸው የስራ ወይም የልጅነት ጨዋታዬ ነው የማረሳው። እና የምወደው ጨዋታ ተረጋ ተለያየ በየተራ የመደባበቅ ጨዋታ የማረሰው ጨዋታ ነው። ሰኞ ማክሰኞ የሚባል ጨዋታ አለ በየተራ በረከት ብለን ቢያንስ አንድ እስከ አስር ባለ የልጆች መጠን እዛ ሰብሰብ ብለን የምንጫወተው ጨዋታ በደንብ የሚያስታውሰኝና የማልረሰው ጨዋታ ነው። በልጅነት ውስጤ በደንብ በውስጤ ያለ ጨዋታ እንዲሁም የገበጣ ጨዋታ የኳስ እንቅርቅቦሽ እነዚህና እንዲሁም የእግር ኳስ ጨዋታዎች በደንብ የምንጨዋተውና የማረሳው የጨዋታ አይነት ነው። ኳስ በደንብ የተጫወትኩኝ ሲሆን እነሱን ጨዋታዎች በሰፊ የተጫወትኩኝ ያደኩት እሱን አልረሳውም። እና ስለዚህ ጫወታ እና የመረብ ኳስ ሙሉ ልጁን እንጫወት ነበር። ገመድ በመወጠር አንድ ገመድ አግድም በመወጠር በጣም የተጫወትነው ጨዋታ ነውና እሱም እንዲሁ አልረሳውም። ኳስን ቅርቅሮሽ በሰፊው የተጫወትን ጨዋታ ነው። ኳስን ቅርቅሮሽ በተለያየ ቡድን እንሆንና ለሁለት በአንዳንድ ወይም እንደ ቡድኑ ከአንድ ከሁለት እስከ አምስት ባለው በተለያየ ግሩፕ ላይ የምንጫወት ነው። የሚሆነው እና ስለዚህ አሸናፊ የተለያየ አይነት ሂደት ያለው ቅጣት ሊቀጣ ይችላል። ምክንያቱም ያሸነፈ ሰው በሰፊው መጫወት ስለሚችል ማለት ነው።

በመስኮት ጎን መቀመጥ ትወዳለህ? መስኮት ጎን መቀመጥ እወዳለሁ። ምክንያቱም ላየሩ እንዲሁም ለይተው ለብርሃን ሲገባ ስለሚታይ በጣም ከምወደው ነገር በመስኮት አካባቢ መቀመጥን እወዳለሁ። ለይታም ለተለያየ ነገር ውጪ ላይ እንዲሁ እይታ የሚሆን በስኮት አካሄድ ስለምን እዛ አካሄድ ከቀበት እወዳለሁ

ማንቂያ ሰዓት እጠቀማለሁ አሁን ማንቂያ ሰዓት እጠቀማለሁ አላርም በስልኬ አላርም ቀጥልና በሱ እጠቀማለሁ አለበዛ ደግሞ በእጅ ሰዓቴ። እንደውም የዚህም አላርም እስላለሁ በሱ የማንቂያ ሰዓት እንዲሁም ድሮ በሱ እጠቀማለሁ ማንቂያ ሰዓት ማለት ነው

በሰአት የምትደርስ ሰው ነህ? በቀጠሮዬ በሰአቴ እደርሳለሁ በተባልኩት ሰዓት በጣም የሚደርሰው ከቀጠሮ ምን አደርጋ አልቻለም በሰአት የምገኝ ሰው ነኝ። ምክንያቱም በሰአት ካልተገኘው በዚህ አይነት ስራዎች እንዲቀሩ ስለሚችሉ። በሰአት የምገኝ ሰው ነኝ ስለዚህ በሰአት ነው የምገኘው

ምን ያህል ጊዜ ስብሰባ ታደርጋላችሁ? ስብሰባ እንግዲህ እንደ ሁኔታው ነው። በወር ሁለቴ ወይም አንድ ጊዜ ልንሰበሰብ እንችላለን እንሰበስባለን በስራ ምክንያት ወይም በሆነ አጋጣሚ እንደ አስፈላጊነቱ በወር አንዴ እንሰበስባለን። ስብሰባ አስፈላጊ ነው ሲገኝ በዚህ አጋጣሚ እናስባለን።

የትኛውን የቀኑ ሰዓት ትወዳለህ? ሰባት ሰዓት የቀኑ ሰዓት ሰባት ሰዓት እወደዋለሁ ምክንያቱም በሀገራችን ጾም ብዙ ስለሚሆን ሰባት ሰዓት ላይ ምሳ በብዛት ስለምበላ ቡናም በዚያ ሰዓት በብዛት ስለምጠጣ ሰባት ሰዓትን እወደዋለሁ ቀኑን እሱን በጣም ከምወደው ሰዓት ሰባት ሰዓት ነው

ቋንቋ ትችላለህ? የሚል የምችለው ቋንቋ ሶስት ቋንቋዎች እችላለሁ እሱም የሀገር ውስጥና ከውጭ አንድ ቋንቋ እችላለሁ በጥቅሉ ሶስት ቋንቋ እችላለሁ ማለት ነው ይሄን እናገራለሁ እዚህ

የጫማ ቁጥር ስንት ነው? የጫማ ቁጥር አርባ ሁለት ቁጥር ነው ጫማ ብዙ ጊዜ እንደ ሳይዙ ይወሰናል ብዙ በሲኒከር በሚባሉ ጫማዎች አርባ ሁለት ቁጥር የምለብስ ሲሆን እንዲሁም በቡትስ ደግሞ ወደ አርባ አንድ ቁጥር እለብሳለሁ በነጠላ ጫማ አርባ አንድ አርባ ሁለት እለብሳለሁ

መዋቢያ ትጠቀማለህ? መዋቢያ አልጠቀምም መዋቢያ አልጠቀምም። የተፈጥሮ ፊቴም የተፈጥሮ ገላዬን ነው ብዙ ጊዜ እንትን የምለው መዋቢያ ሙሉ በሙሉ አልጠቀምም። መዋቢያ ብዙ ጊዜ ለሴቶች በሀገራችን ለሴቶች ነው። የሚዋቡት ያው ወደ እኛ አገርም የነገር ለወንዶች አልተለመደም መዋቢያ የምንጠቀመው ነገር የለም። ስለዚህ መዋቢያ እንደ ኮስሞቲክስ ነገሮችን መሰለኝ እነሱን አንጠቀምም እኔ አልጠቀምም ተጠቅሜም አላውቅም።

ጨው ብዙ ትወዳለህ? ጨው ብዙ አልወድም በመጠኑ ባለነው የምወልደው ምክንያቱም ለኩላሊት እንዲሁም ለጨጓራ ለተለያዩ የበሽታ አይነት ስለሚያጋልጠኝ ጨው በብዛት አልጠቀምም በመሃከለኛው ሚዲየም በሚባለው መሀከለኛ በሚባለው ነው የምጠቀመው በዚህ ጨው ብዙ በተጠቀምኩ ቁጥር ኩላሊት በሽታ ሊያመጣብኝ ስለሚችል እንዲሁም እያስቸገረኝ ስለሆነ እንዲሁም የልብ ድካም እየፈጠረብኝ ስለሆነ ጨው ብዙ አልጠቀምም

የስራ ምኞቶችህ ምንድን? ናቸው የስራ ምኞቴ ብዙ ናቸው። የስራ ምኞቴ በተለይ። ስራ በደንብ በተለይ በዚህ በኦንላይን ስራ በሰፊው ሰርቼ። ሀብታም እሁን የራሴ አፓርታማ መገንባት የራሴ እርል ስቴት እንዲኖረኝ እፈልጋለሁ። እርል ስቴት መሳተፍ እንዲሁም ከሚሊየነሮች ተራ መሰለፍ እፈልጋለሁ። ምኞቴ ብዙ ነው። የስራ ምኞቴ በጣም ብዙ ነው። በተለይ በቢዝነስ ወይም በገንዘብ ዙሪያ በሰፊው መስራት እፈልጋለሁ

የስራ ጊዜ ግድብ ታስተካክላለህ የስራ ጊዜ ግድብ? አዎ እንዳስፈላጊነቱ አስተካክላለሁ የስራ ጊዜ ገደብ። ከሁለት ሰዓት እስከ አስራ አንድ ሰዓት ከሆነ የስራ ጊዜ ገደብ እንዳስፈላጊለት ኦቨርታይም የሚበዛ ከሆነ አስተካክላለሁ። ምክንያቱም የስራ አንዳንዴ ከዚህ ገደብ ከሌለው የተለያየ የአእምሮ ድክመት ስለሚያመጣ

ፎቶ ማንሳት ትወዳለህ? ፎቶ ማንሳት በጣም የምወደው ነገር ቢኖር ፎቶ ማንሳት ነው በተለያየ ባገኘሁት አጋጣሚ ፎቶ አነሳለሁ ቦታዎችን አረንጓዴ ተክሎችን እንዲሁም ተፈጥሮን አደንቃለሁ ፎቶ አነሳለሁ በአጋጣሚ ራሴንም ፎቶ በደንብ ነው የምነሳው በአጋጣሚዎችም ፎቶ እነሳለሁ

የቤት እንስሳ አለህ? የቤት እንስሳ አለኝ የደሮ አለኝ የቤት እንስሳ እንደውም ከብቶች የለኝም እንደዚህ ያሉኝ አለኝ የቤት እንስሳ በኢትዮጵያ በሀገራችን ደግሞ የቤት እንስሳ የሌለው የለም በተለይ ወደ ገጠሩ አካባቢ ሲሆን የቤት እንስሳ የሌለው ሰው የለም ስለዚህ አለኝ

በቤትህ ልዩ የሆነ መቀመጫ አለህ? በቤቴ ይሄ ነው የምለው የልዩ መቀመጫ የለኝም ግን ለራሴ ያስቀመጥኩት አለ ይሄን ያህል ልዩ ባይሆንም ግን አንድ ቦታ አዘውትሬ የምቀመጥበት ቦታ አለኝ ስለዚህ እሱ የኔ ልዩ መቀመጫ ነው እና ስለዚህ ያ መቀመጫዬ ብዙ እቀመጥበታለሁ አዘወትርበታለሁ ምክንያቱም እኔ እዛ ሄጄ ስለምቀመጥ ብዙ ትኩረት ሰው ስለማይሰጠው መቀመጫ እዛ ላይ ነው

ወተት ትጠጣለህ ወተት እጠጣለሁ አዎ። ወተት ገንቢ ስለሆነ መጠጥ በጣም ወተት እጠጣለሁ አዘውትሬ ባልጠቀመውም ወተት እጠጣለሁ አስፈላጊነቱ ሲገኝ ወተትን መጠቀም እወዳለሁ። በሆቴልም ሆነ በካፌ ሲገባ ሆቴል ወተት አዝዤ እጠጣለሁ። እንደውም ወደ ገጠር በመጓዝበት ጊዜ ወተትን እጠቀማለሁ እጠጣለሁ ማለት ነው። ስለዚህ ወተት በጣም ጠቃሚና ኃይለሰጭ ስለሆነ ወተት በጣም ወሳኝ ነገር ነው። ስለዚህ ወተትን ተጠቀሙ እላለሁ እኔ እጠቀማለሁ ወተት እጠጣለሁ

የምታስታውሰው ጥሩ መምህር አለ? አዎ የማስታውሰው ጥሩ መምህር አለ በተለይ ሲያስታምሩኝ የማትስ ወይም የሂሳብ መምህርን መምህሬን አስታውሰዋለሁ በተለያየ ትውስታ አለኝ እንዲሁም ሲያስተምር ጎበዝ ስለነበረ ሁሌም አልረሳውም ነበረ። ሂሳብ መምህሬን ሰባት እና ስምንት ስማር በተለይ የማረሳው መምህር ቢኖር የሂሳብ አስተማሪዬን ነው ስለዚህ መምህሩ ጥሩ ጊዜ እንዲኖረው እንዲያስተምር እመኝለታለሁ ሁሌም አልረሳውም ይኑር በደንብ እድሜ ይስጠው ምክንያቱም ጥሩ ትውስታዎችን ጥሩ እውቀቶችን በሰአቱ አስጨብጦኝ ነበረ ስለዚህ ያን መምህር የማስታወሱ ነገር በጣም አለ

ልብስ በእጅህ ታጥባለህ አልፍሴን በእጅህ ነው የማጥበው እኔ ባለውበት ቦታ ብዙ የልብስ ማጠቢያ ማሽን አንጠቀምም ስለዚህ ልብሴን በጀ ነው የማጥበው። በደንብ አድርጌ አጥባለሁ ልምዱም አለኝ ከልጅነቴ ጀምሬ ልብስን በእጅ በማጥብ ነው ያደኩት ስለዚህ አሁንም በደንብ አድርጌ አጥባለሁ። ልብስ የማጠቡ ነገር በጣም ቢሆንም ወደፊት ተሻሽሎ ማሽን ቢገባ ወይም ልናገኝ እንችላለን። አሁን ባለው ግን ሁሉም በሚባል ደረጃ ልብስ በእጅ ነው የሚያጥበው። እኔም ልብስ በእጄ ነው የማጥበው። ብዙን ጊዜ ሁል ጊዜ በሚባል ደረጃ ባጠብኩት ቁጥር በእጄ ነው። ማጠብ በማጠብ ላይ የምገኘው አሁንም እንግዲህ ለወደፊት ፈጣሪ ፈቅዶ ማሽን ገዝቼ ላሳጥብ እችላለሁ። አሁን ግን ባለው ሁኔታ በእጄ ነው እያጠብኩ ያለው

በዚህ ቅዳሜና እሁድ ምን ታደርጋለህ? በዚህ ቅዳሜና እሁድ ብዙ ነገር አደርጋለሁ። ቅዳሜና እሁድ ተጀማሪ ስራ የሚሰራበት እንዲሁም የምዝናናበት ከጓደኞቹ ጋር አንድም ከቤተሰቦቼ ጋር የሚጫወትበት ጊዜ ነው። ሁድና ቅዳሜ ስለዚህ ብዙ ስራዎችን እሰራለሁ በዛው አጋጣሚ ራሴንም አዝናናለሁ። ጋር ዘና የምልበት ቀን ነው። ስለዚህ ቅዳሜና እሁድ እዚህ ብዙ ያሳለፍኩበት ታይም ነው ወይም ሰዓት ነው። ስለዚህ

በዱቄት መፍጨት ታውቃለህ? እኔ ያው እሱን አላውቅም እስካሁን ሞክሬውም አላውቅም ፈጭቼም አላውቅም አልተጠቀምኩበትም አልችልበትም እንዴት እንደሆነ አፈጫጩ ራሱ አላወቅኩበትም ስለዚህ እሱን አልችልም አላወቅሁትም ማለት ነው

ቅመማ ቅመም የበዛበት ምግብ ትወዳለህ? ቅመማ ቅመም የበዛበት ምግብ በጣም አልወድም። ግን ቅመም ራሱን ችሎ እወዳለሁ። ቅመም ምግብ ለማጣፈጥ እንዲሁም የተለያየ የት ያለው ቅመም አለ። ስለዚህ እሱ ብዙ ቅመማ ቅመሞች ሲቀላቀሉ በመጠኑም ቢሆን የምግብ የማጣፈጥ ነገር ስላለው በተወሰነ ቅመመቅመ ወዳስ ሲበዛበት ግን አልወድንም

የጧት እለታዊ ተግባራችሁ ምንድነው? ጧት በመነሳት ቁርስ እና ፊትን በመታጠብ ወደ ሽንት ቤት ምናምን በመሄድ ከዛ በኋላ ያው ቁርስን በመብላት ወደ ስራ የመግባት ነው እንግዲህ የጠዋት ልምድ ያለው። እሱ ነው አሁን ባለው ሁኔታ እየተገበርን ነው ያለው እንደውም ስራው በቃ ቀጥታ ወደ ስራ የመግባት

የምትወደው እንስሳ ምንድነው? የምወደው እንስሳ ከብቶች ናቸው በሬ ላም በጣም ከምወዳቸው እንስሳ በሬና ላምነው ምክንያቱም በሬ ሁን ላም ላም ወተት ትሰጣለች በጣም እንግዲህ ለሰውነት አስፈላጊ ንጥረ ነገር ከሆነ አንዱ ወተት ነው። ስለዚህ በሬ ደግሞ ያርሳል። እንዲሁም የተለያየ ነገር ይሰራል ይወቃል። የተለያየ ነገር ስለሚሰራ በሬን እወዳለሁ

የአካባቢው የገበያ እንዴት ነው? አኛ አከባቢ ገበያ ያለው አሁን በጣም አሪፍ የሚባል እህሎችም ረከስ ያሉበት እንዲሁም ተለያየ ሰብል ወይም ጥራጥሬ አህሎች ረከስ ያሉበት እንዲውም ግን ሸቀጣ ሸቀጥ እንደ ዘይት ዘይት መኮሮኒ ሩዝ የሚባል ነገሮች ደግሞ በጣም የሱቅ የተወደዱበት አይነት ሆኗል ስለዚህ በተለየ ዶላሩ ጭማሪና እንትን ለሀገራችን የገበያ ሽ ውድና ሀገር ውስጥ ለሚመረቱ እህሎች ደግሞ በጣም ርካሽ የሆነበት አይነት ይዘት ነው ያለው ስለዚህ በአንድ በኩል ጥሩ ነው በአንድ በኩል ደግሞ በጣም ህዝቡን እያስቸገረው ይገኛል ይሄ የአካባቢ ገበያ ሁኔታ

የስልክ ባትሪ ምን ያህል ይቆያል? ስልኬ ባትሪ የሚቆየው ለአንድ ቀን ነው ስልኬ ባትሪ አምስት ሺህ ሜጋ አምፒር ነው ስለዚህ የሚቆየው ለአንድ ቀን ብቻ ነው አገልግሎት የሚሰጠኝ ስልኬ ብዙም ስለምጠቀምበት ለአንድ ቀን ብቻ ነው የሚያገለግለኝ

ግን ቤቴ ምን ያህል ጊዜ ታጸዳለህ? ቤቴን በቀን ሁለቴ ወይም ሶስቴ ላጸዳ እችላለሁ አጸዳለሁ። ምክንያቱም ጠዋት አጸዳለሁ ከዛ ከሰሃት አጸዳለሁ እንዲሁም ምሽት ላይ ይጸዳል ማለት ነው። ስለዚህ ይሄ ማለት በመጥረግ ነው እንግዲህ በመወልወል በየሳምንት ሊሆን ይችላል። በየ አው ከሳምንት ሁለት ቀን ሊወለወል ይችላል። በመጥረግ ሁኔታ ግን በሙር እጅ ሶስቴ ይደጠረጋል ማለት ነው።

ምን አይነት ስልክ ትጠቀማለህ የምጠቀመው ስማርት ስልክ እንፊኒክስ እሚባል ስልክ ነው የምጠቀመው እንደዚህ አይነት ስልክ። ተጠቃሚ ነኝ ቴክኖም እጠቀማለሁ። እንዲውም ሳምሰንግ ምጠቀምበት ጊዜ አለ አሁን ግን። ተጠቃሚ ነኝ ቴክኖም እጠቀማለሁ። እንዲውም ሳምሰንግ ምጠቀምበት ጊዜ አለ እንደውም አሁን ግን

ጥራት ያለው ስራ ማቅረብ ትችላለህ? ጥራት ያለው ስራ ማቅረብ እችላለሁ ምክንያቱም ጥራት የሌለው ስራ ከቀረበ። ለሰራተኛም ስለማይመች ጥራት ያለው ስራ ማቅረብ እችላለሁ። ጥራት ያለው ስራ አሪፍ ከሆነ ለሰራተኛም በጣም ጥሩ ስለሚሆን።

ጭንቀት ሲሰማህ ምን ታደርጋለህ? ጭንቀት ሲሰማኝ ራሴን ለሆነ ሀሳብ ውስጥ እንድወጣ ተለያየ ቦታ የመሄድ ነገር አደርጋለሁ እንደውም ራሴን አዝናናለሁ ጭንቀት ሲስተም አይቡና በመጠጣት እንዲሁም የተለያየ መዝናኛ ቦታ በሚል ራሴን ለብቻ አድርጌ ስልኬን ሚያስቁ ነገር ወደ ቲክቶክ በመሄድ ፈን ይሆን ወይም የሚያስቁ ነገሮችን በማየት የተለያየ ነገር በመጠቀም ራሴን ከጭንቀት ውስጥ አወጣለሁ።

የምትወዱት ምግብ ምንድና? የምንወደው ንጉስ ሽሮ ሽሮ በእንጀራ እንዲሁም ስጋ ሳይበዛ በጣም እንወደው እንዲሁም አትክልት በአገራችን የሚገኘው የአትክልት አሰራር አለ እሱ ነው በጣም የምንወደው ምግብ ነው። በጣም የምንመገበው ሽሮን ሁሌ ነው የምንመገባት ጠዋት ቁርስ ምሳ እራት እንዲሁም መክሰስም የምንመገበው ነገር ቢኖር ሽሮን ነው። ሽሮ በጣም ሽሮ በጣም ፍቅር አለብን ከሽሮ በጣም ምግብ በጣም እንወዳት የምንወደው ነገር ሽሮ ነው።

ኢንተርኔት አለህ? ኢንተርኔት አለኝ። ኢንተርኔት የምጠቀመው ያው በስልክ ዳታ ስለሆነ አሁን የምቀድ እያደረኩት ያለው በሱ ምክንያት ነው። እና ስለዚህ ኢንተርኔት የስልኬ ዳታ ነው ያለኝ። በስልኬ ዳታ ነው። ኢንተርኔት የምትጠቀመው? ከዛ እጅ አሁን ባለው ሁኔታ የለኝም

ሃይማኖታዊ ግብር ታከብራለህ? ሃይማኖታዊ ግብር አዎ አከብራለሁ። ምክንያቱም ከአመት አንዴ የሃይማኖት ግዴታ ሃይማኖታዊ ግዴታ አስጋ አለ። እሱን ግብር አከብራለሁ ማክበርም ስላለብኝ አከብራለሁ እንግዲህ ግዴታ ነው። አንድ ሃይማኖት በሃይማኖት ጸንቶ ሲኖር የሆነ ግብር ይከፍላል ማለት ነው

መዝገቦችን ታስቀምጣለህ? አዎ መዝገቦችን በደንብ በጥራዝጠርዥ ነው እያስቀመጥኩ ያለው ምክንያቱም እኔ በዚህ የሚያስፈልግ መ መዝገብ ሊሆን ስለሚችል እነሱን በደንብ ጠርዤ ነው እንግዲህ ሰከርድ አርጌ ወይም በስርዓት አርጌ እያስቀመጥኩ ያለው እንግዲህ ደርሰኝ ሊሆን ይችላል የሆነ ነገር አስፈላጊ ጥራ እንትን መስገብ አስቀምጣለሁ።

መስኮትን ክፍት ትተዋለህ? መስኮቴን አዎ ብዙ ጊዜ እከፍታለሁ ብርሃን እንዲገባም እከፍተዋለሁ እንዲሁም መስኮቱን የምከፍትበት ምክንያት የአየር እንዲናፈስ ቤቱ ብዙ ጊዜ እንትን ካለ ያው እሱ መስኮትን እከፍታለሁ ስለዚህ መስኮቴን ክፍት አደርገዋለሁ

በመሬት ላይ መቀመጥ ታመቻቻለህ? አ በመሬት ላይ ስቀመጥ አመቻችቼ ነው የምቀመጠው ምክንያቱም ሊቆራቁረኝ ወይም ቆሻሻ ላይ ልቀመጥ ስለምችል ስለዚህ አመቻችቼ አሪፍ አድርጌ ነው የምቀመጠው። መሬት ላይ ስቀመጥ ስለዚህ አመቻቻለሁ።

ምን አይነት ጫማ ትወዳለህ? ማየት ጫማ የምወደው ብዙዎች ሲኒከር ጫማዎችን በጣም የምወዳቸው መቹ ናቸው። ለመንገድም እንዲሁም ለመዘነጥም ይሁን ሲኒከር ጫማዎች በጣም ይመቹኛል እነሱን ነው የምወደው። ስለዚህ የፍላጎት የፈለጉት ሲኒከር ጫማ ነው

የትኛውም በዓል ትወዳለህ? እኔ የምወደው በዓል አሁን እያከበርን ያለውን ዛሬ ሪከርድ ሳደርግ የገና በዓል በጣም ከምወደው በዓል አንዱ ነው። በጣም ቤተሰብ ተሰብስቦ ከየትም ከሩቅ ቦታ ያለው ሁሉ። ቤተሰብ ተሰበስቦ አንድ ላይ ተሰባስበን የምንጫወትበት ስለሆነኛው ማለት በጣም ከምወደውና ከሚያስደስተኝ። አንዱ ባለው ቀጣይ ጥምቀት ነው። ጥምቀት በዓል በጣም ከተለያየ ሩቅ አልባሳት ነጭ የሚለበስበት እንደውም ገረድን ለማጨት ወይም የትዳር አገር ለማድረግ የሚ የሚታጭበት በዓል ነው። እና በጣም ከሚወደድ በዓል አንዱ። የጥምቀት በዓል በጣም በሰፊው በዓል የሚከበርበት ነው። እንደውም የጸበል ስነ ስርዓት ወይም ምርጭት የሚካሄድበት ነው። እዛ ለየት የሚያደርገው። እንዲሁም ሴትም ወንድ ልጆች አዋቂዎች ሳይል በአንድ የሚከበር በዓልም ስለሆነ የአደባባይ በዓል ነው። በሜዳ ላይ የሚከበር ነው የተለያየ የፈረስ ጉግስ አለበት። ያባል እንዲሁም ጽላት ወይም ታቦት የሚወጣበት በዓል ነው። የሚከበርበት ከ አስር በአስር ቀን ጀምሮ ከተራ ወደ ጸበል ወደ ተገደበበት ወይም ወደ ተከተረበት ቦታ ሄዶ እንግዲህ እዛው በማደር በበናጋታው ወይም በአስራ አንድ ጥር አስራ አንድ ማለት ነው። ያ ቀን እንግዲህ ወደ መንበረ መቀመጫቸው የሚመለሱበት ታቦቶቹ የሚመልሱበት ወይም ጽላቶች የሚመለሱበት ቀን ነውና። በድምቀት የሚከበር በጣም በዓል በድምቀት ወይም ህዝቡ በነቂስ ወጥቶ የሚያከብረው በዓል ስለሆነ። በጣም የምንወደው እኔ ብቻም ሳልሆን ሁሉም በህዝብ የሚወደውና የሚያከብረው በዓል ቢኖር በጣም አንዱ በዓል ነው። እንደውም በሶስተኛ ደረጃ ፋሲካ ባህል ፋሲካ ባህል በጣም የሚወደድና ትልቅ ባህል ነው። ምክንያቱም ትልቅ ረጅም ጾም ከጾምን በኋላ ነው የሚከበረው። እኔ እንግዲህ የኦርቶዶክስ እምነት ተከታይ ከመሆኔም ጋር ተያይዞ። እንግዲህ ይሄ ባህል በደንብ የምናከብረው ባዓል ነው። ሁለት ጾም ሁለት ወር ጾም ጾመን ነው። እንግዲህ ፋሲካ ከተፈሰከ በኋላ እንግዲህ ቤተሰብ ከዛ በኋላ እየመጣ የሚጠያየቅበት ከአንዱ አንዱ ቤት እየተዟዟረ ድግስን የሚበላበት የምናከብርበት በዓል ነው። እና በጣም ደስ የሚል ነው። ከዛ ቀጥሎ እንግዲህ አዲስ አመት ወይም ቁጣጣሽ የምንለው እኛ መስከረም ላይ ወይም የምንቀይረው ባል ነው። እንግዲህ ዘመን የምንቀይርበት ወደ አዲስ አመት የምንገባበት በዓል። መጀመሪያ ላይ ስለሆነ መስከረም አንድ ነሀሴ አልቆ መስከረም አንድ ሲል አዲስ አመትን የምንቀበልበት ስለሆነ ስለሰሙ በጣም ደስ የሚል ከክረምት ወደ በጋ የምንወጣበት ላይ ስለሆነ የምንቀይረው በጣም ደስ የሚል በዓል ነው። እሱ በጣም በሰፊው ሰው የሚያከብረው እንግዲህ አዳዲስ ሰብሎች የሚደርሱበት እንደ ገብስ። የሚባል ጥራጥሬ ሄዶች የምደርስበትም ወደ ምርት የሚቀየሩበት ጊዜም ስለሆነ። በጣም በደስታ ነው የምናከብር እሱን በዓል ስለዚህ እሱ ላይ የተለያየ አይነት የርድ ስነ ስርዓት ይኖር ይችላል። እንዲሁም ልጆች እንዲሁም ሴቶች ወንዶችም ሆነ ስደን ቁጣጣሽ የሚዘፍኑት የሚጫወቱት ነገር ይኖራል። እና በጣም ደስ የሚል ነገር አለው። በጣም ቀጥሎ በዛው በመስከረም ላይ መስቀል አስራ ስድስት ወይ መስቀል አስራ ስድስት መስቀል በዓል። የሚከበርበት ሰው በነቂስ እንዲሁም በአዲስ አበባ በመስቀል አደባባይ በጣም ሁሉም ሰው ደመራ ተለኮሶ ጧፍ ይዞ ህዝብም የሚያከብርበት ትርጉም የሚያሳይበት በዓል ነው። በጣም ደስ የሚል ባል ስለሆነ በጣም ብዩ ባሎች ናቸው። እኔ

የምትወደው ፊልም ምንድንነው? የምወደው ፊልም ብዙ አለ በሀገራችን የምንወደው ፊልም የ እንሳሮ የሚል ፊልም እሱ አተታፈታም የሀገራችን ፊልም በጣም ደስ የሚል ፊልም ነው። የገጠሩን ባህል በሰፊው እያሳየን ነው ያ ፊልም እንግዲህ በጣም ብዙ ትወናዎች የተተወኑበት ስለ ገጠር ሁኔታው በደንብ የተሰራበት የእንሳሮ ፊልም ነው። እና በደንብ የምወደውና የምጓጓለት ፊልም ነበር። እንዲሁም ኪያዬ የሚል ፊልም ተሰርቶ ነበር ኪያዬ አይነ ስውር ሆኖ ልጅ የሰራበት ለፍቅር ምን ያህል መስዋዕትነት እንደሚከፈል ፍቅር አዙሮ እንደሚያገናኝህ የሚያሳይ ፊልም ነው። በጣም ትኩረት ሰጥቼ ያየሁት ከአንዴ ሁለቴ በደንብ ያየሁት ፊልም ነው። እሱም በደንብ በደንብ የሚል ፊልም ነው። እንግዲህ ኪያየ በጣም ብዙ ሰዎች ያስለቀሰ ብዙ ሰዎችን ፊልሙ በጣም አሳዛኝ ከመሆኑ አንፃር ተ የተ የተያዘ በጣም አሪፍ ፊልም ነው። እና ስለዚህ እሱ ፊልም በጣም በጣም ወሳኝና አሳዛኝም አስደሳችም ፊልም ነው። እንግዲህ ወደ እንሳሮ ስመለስ እንሳሮ ደግሞ እንግዲህ በገጠር ምን አይነት ያለው ሁኔታው እንዴት ነው? ምንስ ያስተላልፋል ብለው ብዙ መስዋዕትነት ከፍለው ነው የሰሩት ይኸን ፊልም ስለዚህ ያ ፊልም የሚያስተላልፈው መልእክት አንዱን አንዱ ቢገድለው ምንም ለውጥ እንደሌለው ግን አብረው ቢተባበሩ ለውጥ እንደሚያመጡና ፍቅር እንዳለው አሳልፈውታል ወይም ተውነውበታል ያ ትወና በጣም ደስ የሚል። የፊልም እና የምወደው እንዲሁም ወንዳ ወንድ ያለበት የገጠሩን ይዘት ያስተላለፈ ፊልም ስለሆነ በጣም ደስ የሚል ነገር ነው እሱ ፊልም። እና በጣም አስደሳች ነው። እንዲሁም ኪያዬ ላይ ስመለስ ኪያዬ እንግዲህ ብዙ ሰው የተወነበት ወይም

የአቃ ቁጥጥር ታደርጋለህ? አዎ ቃ ቁጥጥር አደርጋለሁ ምክንያቱም የገዛውት አቃ እንዲበላሽ ወይም እንዲቆሽሽ አልፈቅድም ምክንያቱም ለረጅም ጊዜ አገልግሎት እንዲሰጡ ለረጅም ጊዜ በጣም ጽዳታቸውን እንደጠበቁ እንዲቆዩ በጣም ቁጥጥር አደርጋለሁ እንዲሁም እንዳይሰበሩ እንዳይጠፉ ብዙ ጊዜ በሰፊ ቁጥጥር አደርጋለሁ እንዲሁም ለሰው ካዋስኩም በተገቢ ሁኔታ ለመመለስ እሞክራለሁ። እንዲሁም ለሰው ከሰጠውም ወይም እንዲሰሩበት ከፈቀድኩም እነሱ እንዳይጎዱ እቃዎች እንግዲህ ቁጥጥር አደርጋለሁ ማለት ነው የተዋሱ እቃዎች በሚመለሱበት ጊዜ ቁጥጥር አደርጋለሁ እንዲህ እቃዎች ላይ በደንብ ትኩረት አደርጋለሁ ምክንያቱም አንድ ጋር የሆነ ጊዜ ችግር ካጋጠመው አሁን አንድ ማሽን ቢኖር እሱ ቁጥጥር ካልተደረገለት ቼክ ካልተደረገለት በጊዜው ችግሩ ካልተፈታለት ከባድ የ የእቃ ብልሽት ነገር እንዲገጥመው ስለሚችል እሱን ደግሞ በቀላሉ ማስተካከል በቀላሎች ማስተካከል ስለማይቻል ብዙ ወጪ ስለሚያስጠይቅ እሱን ቁጥጥር አደርጋለሁ

የስራ ቦታህ እንዴት ነው? የስራ ቦታዬ ወርክሾፕ ስራዬ ቦታዬ እንግዲህ በጣም አሪፍ ነች ስራ ቦታዬ። እንግዲህ ጠንክር ያለ ስራ የምሰራበት ወይም ጉልበት የምወጣበት ብዙ ሀይል የምጨርስበት የጉልበት ስራ ነው የስራ ቦታዬ። ስለዚህ የስራ ቦታዬ እንግዲህ በየቀኑ የሚሰራ ስራ ብዙ ላብ የሚወጣበት የምደክምበት ስራ ቦታ ነው ያለኝ አሁን እንግዲህ የግብርና ስራ በጣም አስቸጋሪ ስራ ነው ያለው። ለስራ ቦታዬ ትንሽ ጠንከራ ያለና ከበድ ያለ የስራ አይነት ነው። ያ የስራ ቦታ ደግሞ ብዙ ሰዎች እንግዲህ አይፈልጉትም ምክንያቱም ስራው ከባድ እና አስቸጋሪ ስለሆነ። የአንድ ስራ ቦታ ብዙ ሰው በብዙ ሰው ተፈላጊ አይደለም። እኔ ግን ያው ወድጄው እየሰራሁ እገኛለሁ ምክንያቱም የተሻለ ኑሮ የተሻለ ህይወት። በልቶ ለማደርም ቢሆን ይሄ ስራ ስለሚያስፈልገኝ እንግዲህ የግብርናውን ስራ እየሰራሁ እገኛለሁ ማለት ነው።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ አንድ አስፈላጊነቱ ብዙ ስራዎችን ላስተናግድ እችላለሁ። ምክንያቱም ስራው ከበድ ያለና ፋታ የማይሰጥ ነገር ከሆነ ያው እሱን ብቻ ተገብራለሁ ምክንያቱም ያርሶ አደር ባርሶአደሩ እርሻ እያራስኩኝ ሌላስራ መስራት አልችልም። እና ስለዚህ ተጨማሪ ስራ አልሰራም። እንግዲህ በሌላ ስራ ዘርፍ እንግዲህ ቀለል ያሉ ስራ እንደ ኮፒ ቤት እንዲሁም ሌላ አንድ ኮፒ ማድረግ አንድ የሆነ ነገር ወይም ሌላ ስራ መስራት ከሆነ በጣም ቀላል ብዙ አይነት ስራዎችን መስራት እችላለሁ። እንግዲህ ቀለል ቀለል ያሉ ስራዎችን በምግብ ስራም ቢሆን የተለያዩ ሶስት አራት አይነት ምግቦች በአንዴ አበስላለሁ ማለት ነው። ስለዚህ ግን እንደዚህ ጠንከር ያሉ ስራዎች ከሆኑ ግን አንዱን ስራ ብቻ ካልሆነ የተለያየ ስራዎችን ለመስራት ስለሚከብድ አልችልም። ግን አንድ ስራ ከሆነ እሱን መስራት ይቻላል ማለት ነው።

መዋኘት ትችላለህ? መዋኘት እችላለሁ እንግዲህ እስካሁን ዋና እችላለሁ ለውድድር ባይሆንም ራሴን ለማብቃት እንዲሁም ከውሃ መስመጥ ራሴን ለማዳን መዋኘት እችላለሁኝ። ዋና እንግዲህ ከልጅነቴ ጀምሮ በወራጅ ውሃ አካባቢ ስላደኩ እዛ በደንብ መዋኘት ልምድ። መዋኘት እችላለሁ ለውድድር የሚያስችል ባይሆንም የዋናው እንትን ግን መዋኘትን እችላለሁ። ስለዚህ መዋኘት እችላለሁ በሚለው ስወስደው አሁን ለውድድር ሊያደርግልኝ አልችልም። ግን ራሴን እንደ ስፖርት ለመቁጠር ወይም ራሴ ሰውነቴን ለማዝናናት የሰውነቴን ጡንቻዎችን ለማጠንከር ዋናን እችላለሁኝ መዋኘት እችላለሁ። እንግዲህ አሁን ባለው በገንዳ በገንዳ በተገደበ ውሃ ላይ እንዲሁም በወራጅ ውሃ ላይ ራሴን እናበቃለሁ እችላለሁ ማለት ነው። ዋናውን ማካሄድ እችላለሁ

ስማርት ፎን ትጠቀማለህ ስማርት ፎን ነው እንግዲህ ብዙም ጊዜ ከሁለት ሺህ ሰባት ጀምሮ ስማርት ፎን ተጠቃሚ ነኝ። ስማርት ፎን እንግዲህ ለተለያየ አላማ ለተለያየ ስማርት ነገሮች ለመጠቀም እንደ ሶሻል ሚዲያዎችን ለመጠቀም። ያለ ስማርት ፎን በዚህ ኤአይ ባለበት ዘመን ስማርት ፎን ካልተጠቀሙ ምንም ነገር የለምና ስማርት ፎን ተጠቃሚ ነኝ። ቆይ ስለዚህ ከአንድ አመት በላይ ሆኖኛል ስማርትፎንን ለመጠቀም። ስማርት ፎን በጣም ጠቃሚ ነው። የትኛውም ሶሻል ሚዲያ ለምሳሌ ብንወስድ። ቲክቶክን ለመጠቀም ያለ ሶሻል ሚዲያ። ምንም ወይም መረጃን ለመጠቀም ያለ ስማርት ስማርት ቀፎ ምንም አይደለም። እንደውም። ለምሳሌ ይሄን ስላይን ሶ ኤአይን ቦይስ ኤአይን ለመጠቀም። ስማርት ፎን ባይኖረኝ ኖሮ እንግዲህ ይሄን ነገር ሪከርድ አላደርግም ወይም ድምጽ መላክ አልችልም ነበር ማለት ነው። ስለዚህ ስማርት ፎን በጣም ወሳኝ ነገር ነው። እንግዲህ ስማርት ፎን ለተለያየ ነገር በተለይ ለግብርናውም ሆነ ለተማሪም በቀለል ያደረገ እንዲሁም ለባንክ ከአንድ ቦታ ወደ አንድ ቦታ ላለመላላክ ፋይሎችን ለመላላክ ስማርትፎን በጣም በጣም ነገሮችንና ሀሳቦችን ያቀለለ ነው። ስማርት ፎን ስለዚህ በጣም መሰረታ እንዲሁም ከዚህ በላይ ሊዘምን ይችላል። ሁለት ሺህ ሰላሳ ላይ ስማርት ፎን በጣም በሚገርም ሁኔታ እድገት እያሳየች ስለሆነ በዛ ረገድ ደግሞ የተለዩ የተለያዩ ስማርቲፎኖችን እናያለን ስለዚህ ስማርትፎን በጣም እጠቀማለሁ በጣም አሪፍ ነው።

ኮፍያ ማድረግ ትወዳለህ? ኮፍያ ማድረግ አልወድም። ምክንያቱም ብዙ ጊዜ ኮፍያ ማድረግ ፀጉር ይመልጣልን እና ሊያሳሳሊያሳሳ ስለሚችል ኮፍያ ተጠቃሚ አይደለም። ኮፍያ ብዙ የሚያደርጉ ሰዎች ፀጉራቸው ሲመለጥ ወይም ሲሳሳ ስለማይ ኮፍያን የማድረግ ልምድ የለኝም። አልጠቀምም ኮፍያ እንግዲህ ከፀሀይ ሊከላከል ይችላል። ኮፍያ ከተለያየ ነገር ይከላከላል ስለዚህ እኔ ደግሞ ኮፊያ አላደረግም ምክንያቱም ይሄ ደግሞ ፀጉሬ እንዲመለጥ አልፈልገውም። እንዲሳሳ ከወደፊት በኩል ፀጉር ከተነሳ ወይም ከተመለጠ። ያው ብዙ መላጣ ሲሆን ትንሽ የውበት መቀነስ ውበትን የማክፋት ነገር ስላለ እኔ ኮፍያ ተጠቃሚ አይደለሁም። ኮፍያን አልጠቀምም አይመቸኝም ኮፍያ።

በእጄ መሸመን ታውቃለህ ሽመናን እንደዚህ በአይነት ስራ ነው። እኔ ግን የሽመናን ሙያ አላውቅም እስካሁን አልችልበትም። በእጅ መሸመኛ አላውቅም። ግን ጓደኞቼ በደንብ የሚችሉ አሉ እንደውም የገቢ ምንጫቸውም። ከሽመና እንዲሁ ጋቢ በመስራት ነጠላ ሊሆን ይችላል። ፎጣ እንዲሁም የተለያየ የሽመና ስራን ሰርተው ገቢ ያገኛሉ። እኔ ግን የሽመና ስራን አልችልም

የምትወደው መጠጥ ምንድነው? ምወደው መጠጥ እንግዲህ በሀገራችን ጠላ እወዳለሁ። እንዲውም ጠጅ፣ ቢራ፣ ድራፍት ከምወዳቸው መጠጦች ናቸው። እንግዲህ ጠላ አልኮል ወደ ሰላሳ ከሃያ አምስት እስከ ሰላሳ ፐርሰንት የሚሆነው የአልኮር ይዘት ያለው ቢሆንም ጠላን በጣም የምወደው የመጠጥ አይነት ነው

በድን ቋንቋ ታምናለህ በድን ቋንቋ እኔ አላምንም የአፍ መፍቻ ወይም አንድ ሰው ከአንድ ሰው የሚግባባበት ቋንቋ ተነጋግሮ የሚስማማበት ቋንቋ ካልሆነ እኔ ቋንቋ በድን የሚባል ቋንቋ አላምንበትም ምክንያቱም እንዴት ሊሆን ይችላል? እንግዲህ በምልክት ከሆነ እሱ የምልክት እንጂ በድን ቋንቋ የሚባል እኔ አላምንበትም

በመንገድ ላይ ምግብ ትገዛለህ? በመንገድ ላይ እንግዲህ ምግብ እገዛለሁ በአገራችን ቦንቦ ሊይሆን ይችላል። ሳምቡሳ እንዲሁም የላ ምግቦች አሉ ዳቦ አሉ። እነሱን ገዝቼ ተመግቤ አውቃለሁ። ግን ያው ብዙም ከጤንነት ጋር ተመካሪ። ምክር ባይኖራቸውም ግን ምግብ እንደ ፈጣን ምግቦች እንደዚህ አይነቶች እንደ ቦምቦሊኖ ሳምቡሳ ዶናት ዳቦ። እንዲሁም ተቆራጭ ኬክ እነዚህ የደረቅ ኬክ እነዚህ ምግቦች በመንገድ ላይ ስለሚሸጡ እነሱን እገዛለሁ

የምትወደው ቁጥር ስንት ነው? የምወደው ቁጥር ሰባት ቁጥር ነው። ምክንያቱም ህያ ቁጥር እንግዲህ የመሳሳት ሊሆን ይችላል። ወይም እንግዲህ በ ከጾም ወቅት ጋር ተያይዞ ሰባት ሰዓት ላይ ምሳ ስለምበላ። በደንብ እወደዋለሁ።

ቡና መፍጨት ታውቃለህ? አዎ ቡና መፍጨት አውቃለሁ እንግዲህ ይሄ በሀገራችን ከእንጨት በሚሰራ ሙቀጫና እንዲሁም ዘነዘና በሚባል አንድ ላይ ሁለቱን ከላይ ወደታች በመምታት እንግዲህ ቡናን እንፈጫለን ማለት ነው። እንደውም ከድንጋይ በተሰራ የቡና መፍጫ ባህላዊ በሆነ በሱ እንፈጨዋለን ወይም እንደቁሰዋለን ይባላል። ቡና እንዲህ አድርገን እንፈጫለን

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ እንግዲህ እንደአስፈላጊነቱ እሄዳለሁ ቢያንስ በወር አንዴ ሁለቴ እሄዳለሁ። ምክንያቱም ረዘም ያለ እነዚህ ትልቅ ሪዞርት ያለባቸው አንድ ሁለቴ እሄዳለሁ። እራሴን ለማዝናናት እንዲሁም ልጆቼን ይዤ ወደዛ የሚሄድበት ጉዳይ አለ።

ላፕቶፕ አለህ አዎ ላፕቶፕ አለኝ ለአንዳንድ ከባባድ ለሆኑ ሶፍትዌሮች እጠቀምበታለሁ። ላፕቶፕ አለኝ ለአንዳንድ ከባድ ወሳኝ እንዲሁም ዳታ ኢንተሪ ኤክሴል የሚባሉ ወርድ የሚባሉትን ለመጠቀም ኮምፒውተር እንዲሁም የተሻለ ፕሮሴሰር ስላለው የተለያየ ታብ ስላለው ላፕቶፕ ስለሚያስፈልገኝ ላፕቶፕ አለኝ